አዎ ከስራ ሰዓት በኋላ እሰራለሁ። ሁል ጊዜ ስሰራ እኔ የምሰራቸው ለምሳሌ በቀን ጊዜ የምሰራው ሱቅ መሸጥ ነው። እና ከስራ ሰዓት በኋላ የምሰራው ደግሞ የተለያዩ መጽሐፍቶችን አነባለሁ። ቤት ያሉ እቃዎች አጥፋለሁ። አባትና እናቴን ወደ መዝናኛ ወስጄ አንቀሳቅሳቸዋለሁ ልብሳቸውን አጥብላቸዋለሁ እናቴም የተለያዩ የእግሯን ስለሚያማት አሻታለሁ። እህቴም ሁለት አንድ ወንድም እና አንድ ሴት አለችኝ እሷንም ክላስ ቤት ትምህርትን አድርሼ እመለሳለሁ። እና በትርፍ ጊዜ ብዙ ነገር አብዛኛም አሳልፈው። በጥናት ላይ ነው አጠናለሁ መጽሐፍቶችን የተለያዩ መጽሐፍቶችን የነ ዴል ካርኔጊ። በሀገር ውስጥም በኢትዮጵያ ውስጥም የተለያዩ ሰዎች በጣም ደስ የሚሉ መጽሐፍቶች አሉ እነዚህ አነባለሁ። በጉልበት ስራ ከሆነ ግን ምግብ ማዘጋጀት ነው። ምክንያቱም እቤት ውስጥ ወንድሞቼ በጣም ህፃናት ናቸው እኔ ነው ምግብ የማበስለው እኔ ነኝ። እንጀራ እምጋግረው እና እነዚህን በሙሉ ሰርቼ ከዛ ነው እምተኛው። ከዛ ተነስቼ ደግሞ ወደ ስራ እሄዳለሁ። ከዛ በኋላ ደግሞ ተመልሼ እንደገና ወደ ወጥ መስራት እንጀራ እንጀራ መጋገር እገባለሁ እና በዚህ ስራዬ በጣም ደስተኛ ነኝ። በህይወቴ ላይ እናቴ በጣም ደስተኛ ሆና እንድታልፍ እፈልጋለሁ። አባቴም ደስተኛ በኔ እንዲሆን እፈልጋለሁ። ሁል ጊዜም ምረቃናቸውን እንዲደርሰኝ እፈልጋለሁ። ይመርቁኛል እነሱ ደግሞ ጥሩ ወጥ እሰራለች እሰራለሁ። ምግቦች አበስላለው ለምሳሌ ከወጥ አይነቶች ሽሮ በጣም ደስ ይለኛል ጥሩ ልምድ አለኝ። እና በትርፍ ሰዓቴ ወይም ከስራ ከስራ ሰዓት በኋላ ሽሮ አፈላለሁ። ደስ ባላቸው አባትና እናቴን ይሄ ስራ ይሄንን ስራ ስራ ካሉኝ እነሱ እያሉኝ ስራ እሰራለሁ። ጥሩ አድርጌ በቃ እስካለሁ ድረስ አባትና እናቴ ማስደሰት ስለሆነ። መተኛት ወይም ሌላ ሌላ መሄድ ደስ አይለኝም። እና በጣም ደስተኛ ነኝ በዚህ ነገር።

አዎ የደንበኛ እርካታ አሳውቃለሁ። ምክንያቱም አንድ ደንበኛ ሱቄ መጥቶ ገዝቶ ሲመለስ በጣም ደስ ይለኛል ከዛ ያ ሰውዬም ቀጣይ ሌላ ሰው እንደሚያመጣ ስለምጠብቅ በጣም እርካታውን እፈልገዋለሁ። ሁል ጊዜ ስራ ስንሰራ የደንበኛ እርካታ ወሳኝ ነው። ምክንያቱም እሱ ከረካ ሌላ ሰውም ይዞ ይመጣል። ያንተ ስራም በጣም በቶሎ ያድጋል። ስለዚህ የደንበኛ እርካታ በጣም ወሳኝ ነው።

አዎ እጾም አለው። ጾም። እኔ እምነቴ ኦርቶዶክስ ቤተክርስቲያናዊት ነው የምከተለው። እና ጾም መጾም በጣም ጥሩ ነው። አንደኛ ሆዳችን በተራበ ጊዜ ጭንቅላታችን መስራት ይጀምራል በጣም እናስባለን። ብዙ ሰዎች ግን ካየናቸው በጣም ከጠገቡ የሚታያቸው መመታት። ወይም አመንዝራ መሆን ነው። ሌላ ሌላ ነው የሚታያቸው። እና እኔ እጾማለሁ መንፈሴን እቀጣዋለሁ። ቤተክርስቲያን እሄዳለሁ እሳለማለሁ። በዚህ ህይወቴ ደግሞ በጣም ደስተኛ ነኝ። ስለዚህ እኔ ጾም እጸማለሁ። አብዛኛው ጊዜ የምጸመው ከ እስከ ዘጠኝ ሰዓት ያለው እስከ አስራ አንድ ሰዓት ያለው ጾማለሁ። ሁል ጊዜ ማለት ነው። በጾም ባለበት ሰዓት ካልሆነ ደግሞ ከሰኞ እስከ እሁድ ያለው ቀን። ሁል ጊዜ የሚጸመው ሮብና አርብ ቀናቶች አሉ። በነዝም እጾም አለው።

አልቆይም ስት ስታመም እኔ ወይም እቀራለው ወይም አስፈቅዳለሁ ወይም ደግሞ በሽታዬን ተቋቁሜ ወደ ስራ እገባለሁ ስለዚህ በሰአት በስራ ጊዜ ሰዓታችን መቆጠብ በጣም ወሳኝ ነው። እሄ ደግሞ ታማኝነትን ወሳኝ ነው አንደኛው እኛ እስከቀጠሩን ድረስ እነሱ ከእኛም የሚጠብቁት በጊዜያችን መግባት ነው። ስለዚህ እኔ የማልገባ ከሆነ እነግራችኋለሁ። የምንናገራቸው እነሱም ይፈቅዱልኛል ደስተኛ ናቸው። ካልሆነም ደሞዝ ነው የሚቀንስብኝ። ስለዚህ ስታመም ሁል ጊዜ አልቆይም።

በሶስት ሰዓት ማታ ምግብ እመገባለሁ ምክንያቱ እኔ ስራ አምሽቼ ገብቼ የቤት የሚሰራ ስራዎችን ሰርቼ እሱን ጨራርሼ ነው ማታ ምግብ የምመገበው። እና ሶስት ሰዓት በልቼ እስከ አራት ሰዓት የተወሰነች አሳርፋለሁ። ውሃ እጠጣለሁ ከዛ በኋላ ያለው እተኛለሁ። ወይም የሚነበብ መጽሐፍ ወይም የሚሰራ ስራ። የትርፍ ጊዜ ስራም ካለ እሰራለሁ እቆያለሁ። እኔ የምተኛው በሶስት ሰዓት ነው።

አዎ ገንዘብ እቆጥባለሁ። ምክንያቱም ብዙ የቤት ክራይ አለኝ። የዩኒቨርሲቲ ክፍያም አለኝ። የነዚህ ሁሉ ራሴ ስለምከፍል ገንዘብ እቆጥባለሁ ለቀጣዩ ወሮች አሳልፋለሁ። ለምሳሌ ብታመም እንኳን ብዬ አስቀምጣለሁ። ስለዚህ ገንዘብ መቆጠብ ድህነትን ስለሚቀንስ እቆጥባለሁ።

አዎ ሽቶ እጠቀማለሁ። ደንዱራት የተባለ ደንዱራት የሚባለው ሽቶ በጣም እወደዋለሁ ምክንያቱም ሽቶ የተለያየ ጠረነችን ስለሚያጠፋ። በጥሩ መዓዛ ስለሚተካው ሽቶ በጣም ደስ ይለኛል። በተለይ ጠዋት ጠዋት አንገቴን አካባቢ አድርጌ ነው የምንቀሳቀሰው።

ይከብዳል። የቅጥር ሂደት ትንሽ ከበድ ይላል። ማለት እንደ ኢትዮጵያውያን በቤተሰብ በሌላ በሌላ እየሆነ ስለሚሄድ ያለ ትንሽ ይከበዳል። ምክንያቱም ለመቀጠር ወይም በጣም ጥሩ ውጤት ማስመዝገብ አለብህ። ካልሆነ ደግሞ ለምነህ ምናምን ብለህ ነው። ካልተማርክ ደግሞ ስለዚህ የቅጥር ሂዴት ትንሽ ከበድ ይላል። እንደ ኢትዮጵያውያን እኔ እንዳለሁበት ማህበረሰብ

ድንጋይ ስብስብ አላደርግም። ምክንያቱም እኔ ያለሁበት በከተማ ነው። ድንጋይ ስብስብ ደግሞ አይገኝም። ግን ድንጋይ ስብስብ በገጠር ማህበር ሰው የተለመደ ነው። ለምሳሌ ቤት ለመስራት የቤት እቃዎችን ለመስራት የተለያየ ድልድሎችን ለመከላወን በጣም ወሳኝ ነው። ስለዚህ እኔ ግን ድንጋይ ስብስብ አላደርግም

እኔ በጣም የምወደው መክሰስ ቆሎ ነው። ቆሎ በጣም ደስ ይለኛል፤ ምክንያቱም በህፃንነቴ ብዙ ቆሎ ስበላ ነበር አሁንም እበላለሁ። እና ቀስ ብዬ ተረጋግቼ ቆሎውን ስበላ ደስ ይለኛል። አንደኛው የጭንቅላቴ ያሉትን ቆሎ ስቆረጥም ይንቀሳቀሳሉ። እና ከድብርትም ከጭንቅም ከተለያየ ነገር ነፃ ያደርገኛል። ስለዚህ እንደኔ ሀሳብ ቆሎ መክሰስ በጣም ጥሩ ነው፤ በዚህም እቀጥልበታለሁ።

አልፈጥርም አዲስ የስራ ግንኙነት ፈጥሬ አላውቅም ምክንያቱም ኦረዲ የተፈጠረልኝ አንድ ሱቅ መጠበቅ ነው እሱን እየጠበኩ ነው የምውለው እሱን እሸጣለሁ። ሌላ የተንቀሳቀስኩበት የለም። ለመጪው ግን አቅዳለሁ የተለያዩ አዲስ የስራ ፈጠራዎች ግኝቶች። አገኛለሁ እርግጠኛ ነኝ። የ ዩኒቨርሲቲ ተማሪም ስለሆንኩኝ። በጣም ጥሬ ግሬ ለሀገሬ የሚጠቅም ለ አለም የሚጠቅም ግኝት እንደማገኝ እርግጠኛ ነኝ።

ቅርንጫት የለኝም። ቅርንጫት አብዛኛው ጊዜ የሚጠቀሙት የተለያዩ እቃዎችን ለመሰብሰብ ነው። ለምሳሌ ከገበያ ለመያዝ ይሄ ሚጠቀመው ደግሞ የገጠር ማህበረሰብ ብዙ ጊዜ ይጠቀመዋል። አሁን አሁን ደግሞ የፕላስቲክ ቅሬን ጫቶች እየመጡ ነው። ለምሳሌ የእንቁላል ማስያዣ አለ። ብዙ ነገሮች አሉኝ። ስለዚህ እኔ እንኳን ተጠቅሜ አላውቅም።

አዎ ሻማ ማብራት በጣም እወዳለሁ። ሻማ በብዙ ነገሮች ይዘጋጃል መጠኑም ትልቅ የሆነ አለ አነስ ያለም አለ። እነዚህ እኔ የምወደው ይሄ መካከለኛው ያለው ነው። ስንት? መሰለኝ አስራ አምስት ብር ምናምን ሚሸጠው ማለት ነው። እነሱ እሱን ማታማታ አበራለሁ ቤቴ ላይ ማለት ነው።

አዎ። አዎ በስራ ቦታ ጓደኛ አለኝ ከእኔ ጋር ሺያጭ የምሰራ አለ። እሱን በጣም እወደዋለሁ ልጁም ጥሩ አድርጎ ይሰራል። እና ጓደኞች ብዙ አሉ። በትርፍ ጊዜ ከምንሰራው ስራም አሉኝ። እነሱ ያግዙኛል። ምክንያቱም መተጋገዝ ደግሞ በኢትዮጵያውያን ባህላችን ነው። ወሳኝም ነው።

እኔ የምተኛው ሰዓት ቋሚ የሆነ ጊዜ የለኝም። ለምሳሌ ስራ ካለኝ አስር ሰዓት ልተኛ እችላለሁ ስራ ከሌለኝ ደግሞ በጊዜ አራት ሰዓት አምስት ሰዓት ሶስት ሰዓት እተኛለሁ። አብዛኛው ጊዜ የምተኛው እኔ ስድስት ሰዓት ነው። ከስድስት ሰዓት እስከ አስራ ሁለት ሰዓት እተኛለሁ። አስራ ሁለት ሰዓት ተነስቼ ደግሞ ቤተክርስቲያን እሄዳለሁ ተሳልሜ መጥቼ ሻወር ወስጄ ምናምን ወደ ስራ እገባለሁ። እኔ የምተኛበት ጊዜ አብዛኛው ቢባል ስድስት ሰዓት ነው።

አዎ በአንድ ጊዜ ብዙ ስራዎች አስተናግዳለሁ ምክንያቱም የኔ ስራ ሱቅ ያሉ እቃዎችን መሸጥ ነው። ስለዚህ አንዱ ለምሳሌ ብስኩት እያለህ እያለ ሌላው ደግሞ ዘይት፣ ጫማ ሌላ ሌላ ነገር ሊጠይቅህ ይችላል። ስለዚህ እነዚህ ደግሞ የተለያዩ ስራዎችን ማስተናገድ ደግሞ በጣም ወሳኝ ነው። ይሄ በአንድ ቦታ በሚገኘው ነው። በተለያዩ ቦታም ቢሆን እንኳን ወሳኝ ነው በቃ ግዴታ ነው ብዙ ሰው የማስተናግዱ

አዎ የስራ ልብስ እለብሳለሁ። ምክንያቱም የስራ ልብስ አንደኛው ክብር ነው ለስራው ለምሳሌ ዶክተር ሊሆን ይችላል ተማሪ ሊሆን ይችላል የምግብ እሚያበስል ሰው ሊሆን ይችላል። ስለዚህ ልስ በጣም ወሳኝ ነው። የስራ ልብስ ስለዚህ እለብሳለሁ በጣም ደስተኛ ነኝ በዚህ ነገሮች ደግሞ ምክንያት መገለጫችን ነው። አንድ ሰው ከአንድ ሰው እሚለየው በሚለብሰው ነው። ስለዚህ ዶክተሮች ለምሳሌ ጋውን ሲለብሱ በራሳቸው ልብስ ይለያል ስለዚህ ዶክተር መሆናቸውን እናውቃቸዋለን።